እጅ ልብስ በእጅ ታጥባለህ ይላል አሁን የመጣልኝ ጥያቄ? እንደሚታወቀው ሀገራችን ታዳጊ እንደመሆኗ መጠን በርካታ የሆኑ የ የሥራዎች አብዛኞቹ በሰው ሀይል የሚሰሩ ናቸው። ወደ ዘመናዊነት የተቀየሩት በጣም የተወሰኑ ናቸው። እና እጅ በልብስ በእጅ ላለማጠብ የግዴታ የመብራት ሀይል ያስፈልጋል የመብራት ሀይል ደግሞ የተሟላባቸውን ሁኔታዎች ስንመለከት በጣም ውስንና ቁጥራቸው በጣም አነስተኛ ነው። ከነዛ ውስጥ አንዱ የኛ ቤተሰብ ነው ማለት ነው። አነስተኛ ኮት ማዕከል ከሚመደቡት ውስጥ አንዱ የኛ ፋሚሊ ነው። ቤተሰብ ነው ስለዚህ ልብስ በእጅ በደንብ ነው የምናጥበው የምናጥበው በዛ ነው። ከዛ ውጪ በዘመናዊ መሳሪያ አንጠቀምም። በእጃችን ነው በማጠብ ላይ የምንገኘው ማለት ነው

እሺ አሁን ደግሞ የተጠየኩት ጥያቄ ስራን በተመለከተ ነው ጥያቄውም እንዲህ ይላል ጥራት ያለው ስራ ማቅረብ ትችላለህ ይላል? ሰው የተለያየ ተልእኮ ይሰጠዋል በስራ ቦታ ላይ ወይም ማከናወን ያለበት ዝርዝር ተግባር ይሰጠዋል ወይም ውስን የሆነ ነገር ይሰጠዋል ያንን እንዲህ እንዲያከናውነው በአግባቡ እንዲከውነው ይሰጠዋል። በሚከውንበት ጊዜ ማድረግ ያለበት ቅደም ተከተል ይኖራል። እና የትኛውም ስራ የራሱ የሆነ አካሄድ እና ቅደም ተከተል አለው ብዬ አምናለሁ ያንን ከሚያምኑ ሰዎች መካከል ነኝ። እና እኔ በስራ ላይ ጥራት ያለው ስራ እንዲሰራ ቅደም ተከትሎ እንዲጠብቅ የተቻለኝን ነገር በማድረግ እንትን እላለሁ። በማድረግ እጥራለሁ ከዛ ውጪ። ቅደም ተከተልን ካልጠበቀ የራሱ የሆነ የስራ የሚፈለግበት የሚጠበቅበት የጥራት ደረጃ አለህ ወይም የጥራት መደብ ይኖራል ያ እንዲመጣ ቅደም ተከተሉ መጠበቅ አለበት በአግባቡ ሊሰራ ይገባል ብዬ አምናለሁ። እና እኔም በተቻለ መጠን ቅድም ተከተሉን በመጠበቅ ጥራት ያለው ስራ ለማቅረብ እተጋለሁ። ስለዚህ እሞክራለሁ ጥራት ያለው ስራ ለማቅረብ የተቻለኝን ነገር በማድረግ የምችለውን ነገር እስከመጨረሻው በመትጋት የተቻለኝን ነገር በማድረግ እጥራለሁ እሞክራለሁ ማለት ነው እሞክራለሁ

እሺ አሁን ደግሞ የጠየቀን ጥያቄ በትምህርት ቤት የምትወደው ትምህርት ምን ነበር ይላል? በትምህርት ቤት ውስጥ የመጀመሪያ ደረጃ እና ሁለተኛ ደረጃ የተማርኩባቸው ትምህርት ሴቶች ደስ በጣም ደስ የሚሉ ናቸው። በመጀመሪያ ከዛ በመቀጠል ስለ ትምህርት ቤት ስለተነሳ ትምህርት ቤቶች በአንዱ አንድ ትምህርት ቤት ውስጥ የተማርኩት የመጀመሪያ ደረጃም ሁለተኛ ደረጃ ነው አንድ ትምህርት ቤት ውስጥ ነው የተማርኩት። እና ትምህርት ቤቱ በጣም ምቹና ደስ የሚል ነው። በጣም ከሰፈሬ ያልራቀ ነው። ያው በቅርብ ርቀት ላይ ስላለ የሚያደርስና የሚመልስም አልተፈለግም በራሴ ሄጄ እመለስ ነበረ። ከዛ ውጪ ስለ ትምህርት አይነቶች። ስንነሳ የመጀመሪያ እንትን ላይ እያለን ነው። የመጀመሪያ ደረጃ ትምህርት ትለያለህ? እስከ አምስተኛ ክፍል ወይስ ከአራተኛ ክፍል አራት ትምህርት ነበር ምን አምስት ትምህርት ነው የምንማረው? ከዛ በኋላ ከአምስተኛ ክፍል ጀምሮ ትምህርት የትምህርቱ እንትን ወደ ሰባት ወደ ሰባት ያድጋል። እያለ ዘጠነኛ ይሆናል። እና ትምህርት ቤት እየተማርኩ እኔ በጣም የምወደው ትምህርት ታሪክ የታሪክ ትምህርት በጣም እወዳለሁ። እና ቋንቋ ትምህርት የሀገሬን ቋንቋ አማርኛ ቋንቋ ትምህርትና ታሪክን ከዛ ማሸገር ተፈጥሮ በጣም እወዳለሁ። የምወዳለት ተፈጥሮ ሳይንስን አጠቃላይ ሳይንስ ብሎ አሁን የመጣውን ትምህርት ማለት ነውና እሱን ትምህርት በጣም እወደዋለሁ ይመቸኛል። በጣም ለዘ ትምህርት ያለኝ ቦታ የተለየ ነው። እና ታሪክን በጣም እወዳለሁ። እስካሁን ድረስ በጣም ለታሪክ ያለኝ ቦታ ከፍ ይላልና የታሪክ ትምህርትን የምወደው ትምህርት ነበር። ትምህርት ቤት ውስጥ በነበርኩበት ጊዜ ማለት ነው

በየትኛው እጅ ትጽፋለህ? ይላል ጥያቄው ጽሁፍ በሁለቱም እጅ ሊጻፍ ይችላል ጽሁፍ ሀሳብን ለመግለጽ ትምህርት በተለይ በምንማርበት ጊዜ የተለያዩ ማስታወሻዎችን ለመያዝ እጃችንን እንጠቀማለን። እና በእጄ ጽሁፍ እጽፋለሁ። በርካታ ጽሁፎችን እጽፋለሁ። ስጽፍ ግን በግራ እጄ የምጽፈው ብዙም አያምርልኝም ወንድ አይሆንም። ስለዚህ በቀኝ እጄ የእጅ ጽሁፌን በቀኝ እጄ ነው የምጠቀመው በቀኝ እጄ ነው። የምጽፈው በርካታ ስራዎችን የማከናውነው በእጅ ነው። ያው በእጅ የሚሰሩ ስራዎችን የሚሰሩ የሚችሉ ስራዎችን ያው ስራዎች ደግሞ ከዛም አያልፉም እንጂ። ያው በእግር እንደምንማንረህ እንደምንማ እንደምንራመድበት ሁሉ የእጅ ሀላፊነት አንዱ መጽሐፍ ነው። ሀላፊነቶቹ መካከል እና በእጄ እጽፋለሁ በሁለቱም እጄ እጽፋለሁ ግን በእጅ በግራ እጄ የምጽፈው በጣም አይደለምና። ይበልጥ በጣም የተሻለ ጽሁፍ የምጽፈው በቀኝ እጄ ነውና። በየትኛው እጅሽ ትጽፊያለሽ? ተብዬ ብትጠይቅ ቀኝ እጄን ምመርጥ ይመስለኛልና አሁንም ቀኝ እጄን እላለሁ በቀኝ እጄ እጸፋለሁ።

እሺ ይሄኛው ጥያቄ ደግሞ አይስክሪም ትወዳለህ ወይም ትወጃለሽ የሚል ነው ሴት ስለሆንኩ ማለት ነው። አይስክሬም በጣም ለሰውነት ይጠቅማሉ ብዬ ያው በተወሰነ መልኩ የምግብ እስኮነድረስ ይጠቅማል ብዬ ከማስባቸው ውስጥ አንዱ ነው። እና አይስክሬም እኔ ጣፋጭ ነገር ብዙም አይደለሁም ተጠቃሚ አይደለሁም ማን ማለት ስለሚያመኝ አልበላም ጣፋጭ ነገር ብዙ የተወሰነ ነው ልበላ የምችለው አይስክሬም በልቼም አላቅም ጣፋጭ ነገር። ግን ተጠቅሜም አላቅም። እና ግን ትወጃለሽ ቢባል የምችለው ያው አይደል በቃ ኖርማል ነኝ ማለት መደበኛ የሆነ ስሜት ነው። ያለኝ እንጂ በተለይ የሳይ አይስክሬም መመገብ አለብኝ ብዬ አልልም አላለም። ጣፋጭ ነገር ያን ያክል አይደለሁም ብዙ ስለማልጠቀም ማለት ነው። ብዙ አልጠቀምም ጣፋጭ ነገር እና ይሄ ነው ያለኝ ስሜት

እሺ የሽክላ እቃዎችን ትጠቀማለህ? ይላል አሁን የመጣልኝ ጥያቄ በነገራችን ላይ ስለ ሽክላ እቃዎች ስናነሳ ሽክላ እቃዎች እንዳያያዛችን ረጅም ጊዜም አጭር ጊዜም ልንጠቀምባቸው ብለን ከምንላቸው ውስጥ የሚመደቡ ሲሆን በጣም ጥንቃቄ የሚፈልጉ የቤት ውስጥ መገልገያ መሳሪያዎች ናቸው ወይም መገልገያ እቃዎች ናቸው። በጣም ጥንቃቄ የሚፈልጉ። ከዛም ባሻገር ደግሞ እኛ በአግባቡ የተጠቀምናቸው በደንብ የሚያስጠቅሙ እቃዎች ናቸው ወይም መገልገያዎች ናቸው። በተለይ ለበአል ሸክላ የሆኑ ነገሮች አሁን በተለይ ባህል ከባህል ጋር በተያያዘ በእጅ የሚሰሩ ስለሆኑ ከዛ ባሻገር ባህላዊ የሆኑ ነገሮች ስለሆኑ ብዙ ነገሮች የሀገራችን ምርትም ስለሆኑ። በጣም ለዛ ያለን ቦታ ከፍ ይላል የኔም ቦታ ከፍ ይላል። ያለኝና ሸክላ እቃዎችን ካሉ በደንብ በደንብ ለመጠቀም ጥረት አደርጋለሁ። እጠቀማለሁም ያለ ምንም ማቅማማት እውነት ለመናገር በደንብ ነው የምጠቀመው ደስ ይሉኛል። ባሌን ያስታውሱኛል ያሉት በርካታ ነገሮችን እንዳስታውስ እንድገነዘብ ያደርጉኛልና። የሽክላ እቃዎችን ትጠቀማለህ? ለሚለው ሽክላ እቃዎችን አዎ እጠቀማለሁ እጠቀማለሁ ማለት ነው በደንብ ነው የምጠቀመው

እሺ የድርጅቱን ባህል ትወደዋለህ? የሚል ጥያቄ መጥቶልኛል የድርጅቱን ባህል ስለ ድርጅት ስናወራ ስለ ተቋም ወይም ስለ መስሪያ ቤት የምናወራ ይመስለኛል እንደዚህ ጥያቄ የምሰራበት መስሪያ ቤት የመንግስት መስሪያ ቤት እንደምሆን እንደምሆኑ መጠን ባህሪያቸው ወይም ባህሉ ብዙም ከሌላው ተቋም የተለየ አይደለም ከመሰለ እህት ተቋማት ጋር ማለት ነው ያለው ባህል ለየት ያለ አይደለም የተለየ አይደለምና እኔ ያለሁበትን በተለይ ያለሁበትን ተቋም ባህል አልወደውም በጣም ብዙ የማይመቹ የሚጎረብጡ ነገሮች አሉ አንዳንዶች በቃ የሰውን እንትን ያላማከለ ሰው መሆናችንን የሚዘነጉበት ይመስለኛል እና አንዳንድ ነገሮች አንዳንድ ወሳኝ ነገር ላይ በተለይ ያለው ነገር የጠቋሙ ባህል ትንሽ አስቸጋሪ ነው ይከብዳል እና ብዙ የድርጅቱን ባህል እኔ አልወደውም የማይመቸኝ በርካታ ነገር አለና ብዙም አይመስጠኝም።

ይህ ደግሞ በስራህ ላይ ምን ተግዳሮት አለ የሚል ጥያቄ መጥቶልኛል። ስራዎችን በምንሰራበት ጊዜ ያለ ተግዳሮት እናከናውናለን ብዬ አላምንም። ከተግዳሮት ጋር ነው የሚሰራው። እሱ ደግሞ የራሱ የሆነ የሚያሳድረው ተጽዕኖ አለ ያ ተጽዕኖ ደግሞ መልካም ነው ለስራችን በጥንቃቄ እንድንሰራ የራዳናል ያግዘናል ብዬ አምናለሁ። እና በስራ ቦታዎች ላይ በጣም በርካታ የሆኑ ተግዳሮቶች ይኖራሉ። ለምሳሌ ከበይነ መረብ ጋር ወይም ከኢንተርኔት ጋር በተያያዘ እኛ ጋር አንዱ ችግር ያኖረው ማና ችግር ከዛ ባሻግር የስራ ቦታ ምቹ የሆነ የስራ ቦታ አለመኖር። በዛ ውስጥም ሆኖ ስንሰራ የኢንተርኔት አናገኝም ዘን። ቀጥሎ ከዛ ባሻገር ደግሞ ምን አናገኝም መሰላችሁ? ምቹ የሆነ የስራ ቦታ የስራ ቦታው በራሱ ምቹ አይደለም። ከዛስ ምቹ አይደለም ከዛ በኋላ የአመራር ግድፈትም አለ። አመራር የተሰጠውን ተልእኮ ወደ ቀጥታ ነው የሚያወርደው ማን ይመለከተዋል ምን ለምን ጊዜ መሰራት አለበት? ሲቀጥል ደግሞ እንዴት አድርጌ ሰራተኞችን ላነሳሳቸው የሚለውን ከሰራተኛው ጥቅም አንፃር ያለው ነገር በቃ በአጠቃላይ ተደምስሷል አይታይም። ያ ደግሞ ተገቢ አይደለም እንደዛ መሆን አለበት ብዬ አላምንም። እና እኔ ምን እላለሁ በስራ ቦታ ላይ ካሉት ተግዳሮቶች መካከል ይሄንን እነዚህን በዋናነት ሁለቱን እጠቅሳለሁ አነሳለሁ። ምክንያቱም በሰራተኞች ላይ በስራው ላይ ተፈላጊ የሆነውን ውጤት እንዳይመጣ ጫና ያደርጋል ተጽዕኖ ያሳድራል ያ ደግሞ እንደ ሀገርም የሚጎዳው ቀላል የሆነ እንትን አይደለም በጣም ከፍተኛ ተጽዕኖ ስለሚያሳድር። ከተገዛበቶች ውስጥ አንዱ ሁለቱ የጠቀስኳቸው አሁን የጠቀስኳቸው እነዚህ። በስራ ላይ ያሉ በየጊዜው በተለይ እኔ በምሰራበት በየጊዜው ከሚያጋጥሙ የስራ ቦታ ችግሮች መካከል በዋናነት የሚጠቀሱ የሚነሱ ተግዳሮቶች ናቸው ተግዳሮቶች ችግሮች ናቸው ማለት ነው። ተጽዕኖ ውስጥ እንወድቃለን በረሳችን መመለስ ስለማንችልና እሱም እንደ ተግዳሮት አነሳዋለሁ

የምትወደው ፍራፍሬ ምንድነው? ይላል። ስለ ፍራፍሬ ስናነሳ በርካታ አይነት ፍራፍሬዎች አሉ በእኛ ሀገር የሚገኙ የማይገኙ። ስለመውደድ ስናነሳ ደግሞ በቃ ውስጣችን የሚፈልገው የማይፈልገው። የፍራፍሬ አይነት ይኖራል እነዛ ደግሞ ለሰውነታችን ይገነባሉ አይገነቡም ምን ጥቅም አላቸው የላቸውም የሚለውን ደግሞ በዝርዝር ማወቅና መረዳት ያስፈልጋል። ስለምንወደው ስናነሳና በጣም ሰውነታችን የሚፈልገው እኛ በብዛት ይሰጠን ወይም ያገኘነው ቅድመ ያገኘነው እውቀት ያንን ነገር እንድንወደውም እንድንጠላውም ያደርገናል ብዬ አምናለሁ። እና ፍራፍሬ በጣም ጠቃሚ ነው። ወደ ውስጥ የሚገባ ስለሆነ ለሰውነት የሚጠቅም ሰውነትን የሚያጎለብት የሚደግፍ ነው። ስለዚህ ጠቃሚ ነው ብዬ እኔ በበኩሌ አምናለሁ። ጠቃሚ ነው ብዬ በበኩሌ አምናለሁና እኔ ከምወዳቸው ውስጥ ከምወዳቸው ፍራፍሬዎች ስንገልፅ አንደኛ አቮካዱ በጣም እወዳለሁ። ሁለተኛ ብርቱቃን ከዛ ሙዝ እወዳለሁ። እነዚህ ሶስቱ የምወዳቸው በዋነነት ያሉ የፍራፍሬ አይነቶች ናቸው ማለት ነው

ሽመና በነገራችን ላይ በሀገራችን ካሉ ባህላዊ ስራዎች መካከል አንዱ ነው። በዚህም ሽመና ደግሞ ሀገራችን ከታወቀችባቸው በጣም ከፍተኛ የሆነ ገቢ ከሚያስገኙት መካከል አንድ ሽመና ነው። እና ሽመና በጣም አስፈላጊ ነው። እና በእጅ መሸመን ደግሞ አሁን በተለይ በሀገራችን ላይ ወደ ዘመናዊነት ቢመጣም ግን ያን ያክል በጣም እንትን አይደለም ልዩነት የለውም። የቦታ ለውጥ እንጂ ሌላ ምንም ልዩነት አላመጣምና። በእጅ መሸመን በጣም አሪፍ ነው። የሽመና ልብስ ደግሞ ያለው ቦታ ከፍተኛ ነው። ጥራቱም የልብስነቱም አይነት እና በእጅ መሸመን ይበረታታል። እና ታውቃለህ? ለሚለው እኔ ያው በእጅ መሸመን አዎ አውቃለሁ ደንብ ነው። በእጄ የምሸመነው ልብሶችን አወጣለሁ። አይነት ልብሶችን ሰርቼ በሽመና አወጣለሁ ማለት ነው

መጠበቅ ታግድ ነው ለሚለው ጥያቄ መጠበቅ ስንል በርካታ አይነት መጠበቅ ይኖራል የትኛውን መጠበቅ ነው የሚለው የህይወትን መጠበቅ ነው ወይስ ከብቶችን መጠበቅ ነው? ወይስ ምን መጠበቅ አውቶቡስ መጠበቅ ነው ያው ሀገራችን ላይ ብዙ ነገሮችን በመጠበቅ በመታገስ ነው የምናመጣው ካልሆነ መምጣቱ ነገር አስቸጋሪ ነው። ትግስት ያስፈልጋል። ትግስት ከሌለ ምንም ነገር የማግኘት እድላችን በጣም አነስተኛ ነውና በተቻለ መጠን ታጋሾች መሆን አለብን። ምክንያቱም መጠበቅ ታግድ ነው። የግድ ነው የግድ ነው ያ ደግሞ ትዕግስት ይፈልጋል። ትዕግስት ይፈልጋል ማስተዋል ይፈልጋል ነገሩን ማጤን ያስፈልጋል ምክንያቱም ዋጋ ክፍለን ስለምናመጣቸው በርካታ ነገሮችን። እዛ ጋር በጣም መታገስ ያስፈልጋልና መጠበቅ ታግድ ነው ለሚለው። መስተኛውን ጥያቄው በመጠን በከብቶች ጋር የተያያዘ አይሆንም እና። በተቻለ መጠን እጠብቃለሁ ብዬ እላለሁ በህይወት መስመር ላይ ለ ለመሸወድ መታገስ አሪፍ ነውና። መጠበቅም መልካም ነው። እኔም ያንን ሰዎች እንዲያደርጉ አበረታታለሁ። እንዲያደርጉም እላለሁና። ጠብቁ። ከመጠበቅ ብዙ ይገኛል መልካም ነገሮችን በዛ ውስጥ እናገኛለን። ትግስት ደግሞ ብዙ ነገሮችን ታስተምረናለች። በህይወት ላይ መቸኮል ያው መቸኮል ያን ያክል ዋጋ ሊያስከፍለን ስለሚችል ማለት ነው

ስብሰባ ምን ያህል ጊዜ ታደርጋላችሁ? ወይም ጥያቄው ምን ያህል ጊዜ ስብሰባ ታደርጋላችሁ ነው የሚለው? ጥያቄው አምስት ስብሰባ በተለያየ ጊዜ እናካሂዳለን። ይካሄዳሉ በተለይ ተቋማት ላይ። በተለያየ ጊዜ ይካሄዳል እኛ ጋር በየ በአስራ አምስት ቀኑ እንደ ስራ አይነት ከሆነ በየሳምንቱ ይካሄዳል። በወር አራት ጊዜ ይደረጋል ማለት ነው። ብዙም ሳይሆን ትንሽ ትንሽ ግን አጠቃላይ ስብሰባ ግን ብለን ካነሳን ስብሰባ በወር አንዴ ብቻ ነው ልንሰበሰብ የምንችለው። የወሩ የወሩ ተግባራችንን አዎ በየትም ስለሚታይ። የወሩ ተግባራችንን ደግሞ አጠቃላይ ከሀላፊ ጋር ልናይ የምንችለው። በወሩ ነው በወሩ አፈጻጸም ምን ጋር ደረሰ እንዴት ተሰራ? ደካማ ጎን ነበር። እንደ ቡድን ጠንካራ ጎንስ ምንድነው? የሚለውን ነገር እሱ በደንብ እናያለን። እና ያን ደግሞ የምናየው መቼ ነው? በወር አንድ ጊዜ። በምንሰበሰበት ጊዜ እንዳጠቃ እንደ ቡድን ግን። ትንሽ ሆኖ ትንሽ የሆኑ ስሞል የሆኑ ትንሽ የሆኑ ቡድኖች አሉ። እንነዛ ቡድኖች ግን የሚታየው በየሳምንቱ ስራዎች እናያለን እዛ ጋር እንገመግማለን እሱ እያለ ማለት ነው

የምትወደው መክሰስ ምንድነው? ለሚለው ጥያቄ በመጀመሪያ ደረጃ ምክሰሰኛ ግላ አይበላም። እኔም አስቤው ሆን ብዬ አልበላም። ነገር ግን ካገኘሁ ቀለል ያለ ነገር ቀለል ያለ ነገር። ጥብሳ ጥብስ ነገር ባገኝ አልጠላም። ጥብሳ ጥብስ ነገር እወዳለሁ። ከዛ ውጭ መክሰስ ላይ ወጣ ያለ ነገር አይመቸኝም። ጥብሳ ጥብስ ቀለል ያለ ፍራፍሬ ነገር እንደ ሀባብ ምናምን ባገኝ አይደብረኝም። ከዛ ውጪ ግን ምግብ መክሰስ ላይ አልተለመደም ስላልለመድኩኝ። እንትን አለም ግን መክሰስ ላይ ምን ትበያለሽ? ፍራፍሬ ነገሮችን መመገብ ፒዛ። ፒዛ ትብ ፈጢራ እነዚህ የመክሰስ ብዙ ምግቦች ናቸውና። የመክሰስ ሰዓት ላይ ብመገብ እነዚህ ምግቦች አይደብረኝም ያው ይመቸኛል እንጂ ሊደብረኝ አይችልም ብዬ አስባለሁ

ገንፎ ትበላለህ ለሚለው? በነገራችን ላይ ባህላዊ ምግቦቻችን ብለን ከምንጠቅሳቸው ውስጥ አንዱ ገንፎ ነው። እና ገንፎ በሀገራችን ተወዳጅ የሆነ ምግብ ነው በተለይ እኛ ጋር በጣም የሚወደድ ምግብ ነው የሚጠግን ሰውነትን ይጠግናሉ ከሚባሉት ምግቦች መካከል አንዱ ግንፎ ነው። እና አሁን ገንፎ ከተለያየ የእህል አይነት ሊዘጋጅ መዘጋጀት ይችላል። በርካታ በተደበላለቀው ሳይደበላለቅም ለልጆችም ጥንካሬ እንዲያድጉ ምግብ አንድ ብሎ ሰው የሚጀምር ህፃን የሚጀምረው ህፃናት የሚጀምሩት ገንፎ ከመመገብ ነው። እና ገንፎ በጣም ጠቃሚ የሆነ ምግብ ነው። እና ምግብ ያን ያክል የምመርጥ አይደለሁም። እና ገንፎ እበላለሁ የምን የሚለው ግን ይጠይቅ እና የምን ገንፎ እንደምወድ የተወሰኑ ናቸው። ግን እንደ አጠቃላይ ከተባለ ግን ያው ገንፎ እመገባለሁ። እንደ የትኛውም ኢትዮጵያዊ ማለት ነው። እና ገንፎ እበላለሁ

እሳት እሳት ለማንደድ ለማንድ ነው የሚለው ምን ትጠቀማለህ ይላል? ያው ዘመናዊ አይደለንም ማለት ግን በጣም ወደኋላ የቀረን ማለት ሰዎች ነን ማለት አይደለም። እሳት ለማንደድ ያው ቀላል እኮ ነው። ዘመኑን በረቀቀበት በዚህ ዘመን። ክብሪት አለ የሀገራችን ምርት የሆነ ክብሪት አለ ያን እጠቀማለሁ። ከዛ ባሻገር ማቀጣጠል የሆኑ ማገዶች አሉ ክብር ይስፋ ለመድሃኒያም። እና እነዛን በምትጠቀም አነዳለሁ ከዛ በሻገር ደግሞ የመብራት ሀይል ይኖራል። ሌሎችንም በመጠቀም እሳትን ለማንደደ አነዳለሁ ማለት ነው

እሺ ስለ አመራር ስናወራ ስለ በርካታ ሰዎች ነው የምናወራው። አመራር ደግሞ በጣም ጠቃሚ ነገር ነውና የሰው ልጅ የአመራርነት ምና ይኖረዋል በተለያየ ቦታ ለምሳሌ በመኖሪያ ቤቱ በሚኖርበት ቤት የራሱ የሆነ የአመራር ሚና ይኖረዋል ሀላፊነት ይኖረዋል። አዎ ካለው ሁኔታ አንፃር ቤት ለብቻ አይመራም። እየተወያዩ በአመራር ላይ አብሮ በማያያዝ እየተመለከትን ነው የሚለው። እና ሚና አለህ የሚለው ይኖረኛል አዎ። የአመራር ሚና በቤቴ ውስጥ በተቻለ መጠን። በስራ ቦታዬ ላይ የራሴን የአመራር እንትን ነው የምጠቀመው መንገድ እና ስልት ነው የምጠቀመው። እና እሱም ስራዬን መምራት በራሱ ቀላል ነገር አይደለም። ሰው መጀመሪያ ሀገርን ከሚመራ ራሱን የሚመራ ይበልጣል ይላል። እና ራሴን እመራለሁ ብዬ አስባለሁ። በተቻለ መጠን እና የአመራር ሚና አለህ የሚለው? አዎ የአመራር አመራር ሚና እኔ አለኝ ማለት ነው። ያመራር ሚና

አዲስ አመት እንዴት ታከብራለህ ለሚለው ጥያቄ ያው እንደማንኛውም ሰው? አዲስ አመትም በቤቴ እከብራለሁ። በማከብርበት ጊዜ ልዩ ልዩ ነገሮችን በማድረግ የመጀመሪያው እግዚአብሔር ለዚህ ላደሰኝ እግዚአብሔርን በማመስገን። ቤተክርስቲያን በመሄድ እናከብራለን ከዛ ባሻገር። በበዓላት ላይ የሚዘጋጁ ነገሮችን በማዘጋጀት። ከሁሉ በላይ ለዛ ቀን ያመጣንን ለዚህ ቀን ያደረሰን እግዚአብሔርን። በማመስገን የምስጋና መስዋዕታችንን ከፍ በማድረግ ልዑላችን ያደረሰን እግዚአብሔርን በማክበር። እንጀምራለን። ከዛ ባሻገር የተለያዩ ስነ ስርዓቶች ይኖራሉ በቤት ውስጥ የሚከናወኑ። ምግብ ይቀርባል የበአል ለዚህ ቀን ተብሎ የተዘጋጀ። የበአል ልብስ ይለበሳል። ከዛ በኋላ ከጎረቤት ጋር መጠራራት ይኖራልና። በጥሩ ሁኔታ በተቻለ መጠን ለማሳየት በኩላችንም በማድረግ እናከብራለን እንሞክራለን ማለት ነው።

ልዩ ችሎታ ምንድነው ይላል ይሄ ጥያቄ? ራስን ወደ ውስጥ እንድንመለከት አንድ ሰው ያግዘዋል ብዬ አምናለሁ። እና ልዩ ችሎታህ ምንድነው የኔ ልዩ ችሎታዬ? ምንድነው ብዬ ሳስብ አንድ ነገር መጣልኝ። ይሄ ልዩ ችሎታዬ ማስተማር ነው ብዬ አምናለሁ። ወይም ደግሞ ሰዎችን መምከር ከሰዎችን የመከር ሰዎችን የምክር አገልግሎት መስጠት የኔ ልዩ ችሎታ ነው። ብዬ አምናለሁ ሰዎች ያድምጡኛል። ቢወዱትም ባይወዱትም ያደምጡኛል እና እግዚአብሔር በዚህ ጉዳይ ላይ። በዚህ ባርኩኛል ብዬ አምናለሁና። እኔ ልዩ ችሎታዬ ምንድነው ሲባል። ማስተማር ነው ማስተማር

እጅ መጨባበጥ ትወዳለህ ለሚለው በእዚህ ጊዜ እጅ ሲጨባበጡ ሁሉ ይገርመኛል እና ምክንያቱም ኮሮና ወዲህ በጣም አስፈሪ ነው። ባይጨባበጡ ለልጆች እመክራለሁ። እኔ እኔ እጅ አልጨብጥም። ቀድሜ አውቀዋለሁ በቃ በማቀፍ ላሽ እንባባላለን አለኝ እንጂ። ስራዬ ብዬ በተለይ አስቤበት ሰውን አልጨብጥም። መጨባበጥ አልወድም ያው አውቃለሁ እቅፍ አድርጎ እንትን የማለት የመልቀቅ እንጂ እንትን የመጨባበጥ እንትን የመነገር ብዬ ስለማስብ። አይመጣልኝም ይልቅ ከዛ ይልቅ የሚመጣልኝ ምንድን ነው? እሱ ነው የሚመጣልኝ።